ምን አይነት መሳሪያዎችን ትጠቀማለህ? እንግዲህ በጣም በርካታ የሆነ የመሳሪያ አይነቶች ቢኖሩም እንደየ አገልግሎታቸው ደግሞ አሰራራቸው እና ይዞታቸው መጠሪያቸውን በዛ ልክ የተለያየ ነው። እና ብዙ አይነት መሳሪያዎች አሉ የቤት ውስጥ መሳሪያዎች አሉ የቢሮ እቃዎች መሳሪያዎች አሉ። የህንፃ መሳሪያዎች አሉ የሱቅ አሱቅ መሳሪያዎች አሉ እና በርካታ አይነት መሳሪያዎች አሉ እና እንደየ አሰራራችሁ የተለያየ ስም መጠሪያላችሁ መሳሪያ አይነቶች ነው ያሉት። ስለዚህ እንደየ አገልግሎታቸው ደግሞ ብዙ አይነት እና ብዙ ሰርቪስ የሚሰጡበት ሁኔታ ነው ያለን። እንግዲህ ከአገልግሎታችሁ ስንነሳ ስለታማ መሳሪዎች አሉ የተለያዩ ህንፃ መሳሪዎችን ለመስራት የሚያገለግሉ የህንፃ መሳሪዎች አሉ የቢሮ እቃዎች መሳሪያዎች አሉ ለቢሮ አገልግሎት የሚውሉ። ብዙ ጥራት ያለው መሰሪያዎች አሉ እና እነዚህ መሰሪያዎች እንግዲህ በርካታ አገልግሎት እና በርካታ ጥቅም የሚሰጡበት ሁኔታ ነው ያለን። በተለይ በቤት ውስጥ ደግሞ የሚገኙ ለምግብ ማዘጋጀነት የሚያገለግሉ መሳሪያዎችም አሉ እንደየ አገልግሎታቸው እንግዲህ በርካታ አይነት የቤት ውስጥ እና የቤት ውጭ የእቃ መሳሪዎች አሉ

ማህበራዊ ሚዲያ ትጠቀማለህ አሁን በጣም እጠቀማለሁ በጣም ብዙ አይነት የማህበራዊ ሚዲያ አይነቶች ቢኖሩም ማህበራዊ ሚዲያ ማለት በጣም ቀላል የሚባል አይደለም እና በርካታ ነገሮችን አቅፎ የያዘልን ስለሆነ ይሄ ማህበራዊ ሚዲያ እንግዲህ ብዙ ስራዎችን ብዙ ጥቅማ ጥቅሞችን ይሰጠናል ብዙ መረጃዎችን እንለዋወጥበታለን ብዙ ስራዎችን እንሰራበታለን እና ማህበራዊ ሚዲያ እንግዲህ በአለማችን ከፍተኛውን ድርሻ የያዘ ሲሆን በዚህም ማህበራዊ ሚዲያ እንግዲህ በርካታ ስራዎችን የምንሰራበት ሁኔታ ይኖራል። የተለያዩ ስራ አይነቶችን የምንለዋወጥበት የተለያዩ መረጃዎችን የምንቀያየርበት እና በጣም በርካታ አንድ መካከል አንዱና ዋነኛው መህበራዊ ሚዲያውን አግኝተነዋል። ስለዚህ ሁላችንም በማህበራዊ ሚዲያ በርካታ መንፈሳዊ ሊሆን ይችላል አለማዊ ሊሆን ይችላል ይሄ ስራ ስራዎች ሊሆን ይችላል በርካታ ጥቅማ ጥቅሞችን እየሰራንበት እና የምንጠቀምበት የምንገኝበት ሁኔታ አለ። ስለዚህ ምን ማድረግ መቻል አለብን ብለን ስናስብ ማህበራዊ ሚድያ በአግባቡ መጠቀሙ እጅግ ከፍተኛ የሆነ ጠቀሚታ አለው። ከማህበራዊ ሚዲያ ጥቅም ባሻገር እንግዲህ የራሱን ይቻለ የጎንዮሽ ጉዳት አለው። ለምን አጠቃቀማችን እንግዲህ በጣም ውስንና ጥራት ያለው እና ያስፈላጊውን ነገሮችን ብቻ መጠቀም መቻል። ያስፈልገን እንደዛ ካልሆነ እንግዲህ የተለያዩ ጥሩ ያልሆኑ የመረጃዎችን በማውደድ ሊለቀው ስለሚጩኑ በእነዚህ ጥሩ ባልሆኑ መረጃዎች ደግሞ ጥሩ ያልሆነ ውስጥ ልንገባ የምንችልበት ሌላኛው የማህበራዊ ሚዲያ የጎንዮሽ ችግር አለ። ስለዚህ ምን ማድረግ መቻል አለብን ማህበራዊ ሚዲያ አጠቃቀማችን ገደብ ሊኖረው ይገባል እና አጠቃቀማችን እጅግ ውስንነት ይኖረው ይገባና። በዚህ መሰረት በጣም ከፍተኛ የሆኑ ጥቅማ ጥቅማ ጥቅሞችን መስራት የምችልበት ሁኔታ ነው ያለው እና ማህበራዊ ሚድያን በጣም የምንጠቀምበት ሁኔታ አለ። ስለዚህ ሁሉም ሰው ለማህበራዊ ሚድያ ንቁ ተሳትፎ በማድረግ በርካታ አገልግሎቶችን ማግኘት እና መጠቀም የሚችልበት ሁኔታ ቢፈጠር በጣም ጥሩ የሆኑ የኢኮኖሚካሊ ማሳደግ የሚቻልበት መንገድ ይኖራል ማለት ነው

ይቅርታ መጠየቅ ቀላል ነው። ወይ ይቅርታ ማለት እንግዲህ ምን ማለት ነው? ተበድለን ቢሆን ሳንበደልም ይቅር ማለት ነገሮች ይቅር በቃ እዚህ በፊት የነበረው ጥፋት ነገሮች ሁሉ ይታለፉ በቃ ትተነዋል እንደማለት ነው። እና እንግዲህ ይቅርታ ቀላል የሚባል አይደለም። ይቅርታ እውቅና ላለው ሰው ስለ ጥቅሙ ሳይ ስለ ይቅርታ ጥቅም በጣም ለተረዳ ሰውም ይቅርታ ከፍተኛ የሆነ ጥቅም ያለው የስነ አእምሮም ደስታን የሚሰጥና በመንፈስም ቢሆን በአካልም ቢሆን ከፍተኛውን ጥቅም የሚሰጠው የቅርታ ጥቅም መረዳት ያስፈልጋል። እና ሰዎች እንግዲህ ስለ ይቅርታ ብዙ ጊዜ እውቅና ሳይኖራቸው መረጃ ሳይኖራቸው ሲቀር ምን ያደርጋሉ ይቅርታ ለመጠየቅ ይቸገራሉ። እና ይቅርታ እንግዲህ የብሮች እና የእውቀት ባለቤቱ ሰዎች መለያ አንዱ ሆኖ አግኝተነዋል። ስለዚህ በርካታ ሰዎች በተለያዩ ጥቃቶች በተለያዩ ችግሮቹ ውስጥ ሆነው የተለያዩ ይቅርታዎችን ሲያርጉ እናያለን። በአካባቢችን እንግዲህ በርካታ ችግሮች ይፈጠራሉ። ሰው ከሰው ይጋጫል ሰው ከሰው ይበዳደላል እና የተለያዩ ችግሮች ሲፈጠሩ ምንድነው ሊያደርጉት የሚችሉት? በጣም ብስለት እና ጥበብ የተሞላበት ሰዎች ከሆኑ ይቅርታ በማድረግ ለችግሩ መፍትሄ የሚፈጥሩበት ሁኔታ ይኖራልና። እና ስለዚህ በእኛ አካባቢም ይሄ ነገር በጣም በከፍተኛ ሁኔታ እየተለመደ እና አገልግሎት ላይ የሰጠ ያለ የአገልግሎት የሰጠ ያለ ጉዳይ አለ። ስለዚህ ይቅርታ ማለት በጣም ቀላል የምንለው አይደለም በጣም ከፍተኛ የሆነ ጥቅም ያለው በጣም በሰዎች ዘንድ ተቀባይነት ያለው በባህላችን ዘንድም እጅግ ክብርና ሞገስን የሚያቀዳጅ ነው። እና ይቅርታ በጣም ከፍተኛውን የአለማችን እና የሀገራችን ክብር ሊያጎናጽፍ ከሚችሉ ነገሮች መካከል አንዱና ዋነኛው ይቅርታ መጠየቅ ነው። እና ይቅርታ መጠየቅ እንግዲህ በአጠቃላይ ስናየው ቀላል ነው ማለት አንችልም። ለምን? እውቀት ያስፈልጋል ይቅርታ ለመጠየቅ ምን ያስፈልጋል? ስለ ይቅርታ ጥቅም እጅግ ከፍተኛ የሆነ መረጃና እውቀት ሊኖረኝ ይገባል። ምክንያቱም ጥቁሙንና አገልግሎቱን ካላወቅን ይቅርታ ለመጠየቅ እንቸገራለን። እና ቀላል ላይሆን ይችላል። ስለዚህ እውቀቱና ጥቅሙ ከተረዳን በቀላሉ ይቅርታ ጠይቀን ብዙ አገልግሎቶችን ማግኘት እና ይቅርታን ለማለት በጣም በቀላሉ የምንሄድበት ጉዞ ይኖራል ማለት ነው።

በሰአት የምትደርስ ሰው ነህ በሰአት እንግዲህ በጣም ወሳኝ ከሚባሉ የስራ አገልግሎቶች መካከል አንዱና ዋንኛው። በሰአቱ ስራ መስራት ነው እና በሰአቱ ስራ ስንሰራ እንግዲህ ስራዎቻችን በአግባቡ ተጀምረው በአግባው የሚያልቁበት ሁኔታ ይኖራል ስለዚህ በሰአት መድረሳችን ዋናኛና ቁልፍ ተግባራችን እንዲሆን ስለሚገባ ስለዚህ በቻልነው መጠን ምን ማድረግ መቻል አለብን ለስራዎቻችን ቅድሚያ ሰተን እድሉን ሰጠን በሰአቱ ደርሰን በሰአቱ ስራዎቻችን መጀመር ማከናወን የሚጠበቅብን ይሆናል። ለምን በሰአቱ ካልደረስነን እንግዲህ ደንበኞቻችን በአገልግሎት የሚያገኙበት ሁኔታ ሊያጡ ስለሚቹ ስለሚችሉ በሰአቱ ደርሰን አገልግሎት መጀመር እና ለደበኞቻችን እንግዲህ የተሻለውን እና አስፈላጊውን ጥቅምን መስጠት የሚገባን ሁኔታ ይኖራልና። ስለዚህ በሰአት የምደርስ ሰው አዎ እኔ በቻልኩት መጠን የምደርስ ሰው ነኝ። እንግዲህ በሰአቱ እንዳንደርስ ከሚያደርጉት ዋና ዋና ምክንያቶች ምን ሊኖሩ የሚችሉ ስናስብ አንድም የመንገዶች እርዝመት ሊሆን ይችላል። አንድ ቦታ የኪሎ ሜትር እርዝማሬ ካለው እንግዲህ ከፍተኛ የሆነ የትራንስፖርት ጭንቀት ካለ እና የትራንስፖርት እጥረት ካለ ለስራዎቻችን እጅግ ከፍተኛ ከፍተኛ የሆነ ተጽዕኖን ሊፈጥሩ ይችላሉ። ስለዚህ ምን ይፈጠራሉ በሰአት የምንደስበት ሁኔታ እንቸገራለን እና ስለዚህ በዚህ ጊዜ ምን ማድረግ እንችላለን? ወደ መፍትሄው ስንመጣ ቀድመን መነሳት ቀድመን ከቤታችንና ብዙ ጊዜዎችን ሰጠን ለትራንስፖርት መዘጋጀት ያስፈልጋልና በንቁ ህሊና መዘጋጀት ይጠበቅብናል። ለምን በሰአቱ ግዴታ መድረስ ስላለብን በሰአቱ ካልደረስን እገልግሎቶቻችን በሙሉ ይቋረጥብናል እና ስለዚህ ምን ማድረግ መቻል አለብን። በሰአት ተዘጋጅተን በሰአት ውስጥ ተነስተን በሰአት ውስጥ ተዘጋጅተን ለትራስፖርት ዝግጁ ሆኖ መንቀሳቀስ ያስፈልገናል

ማታ ማታ ምን አይነት ድምጽ ትሰማለህ? ማታዎች እንግዲህ በጣም ከፍተኛ የሰዎች እንቅስቃሴ የሚከታበት እና የተለያዩ የተሽካካሪ ድምጾች ሁሉ ብዙም ጊዜ ሊቀነስ የሚችልበት የሰዓቱን ይጣ ከመሆን ባሻገር ምን ሊሰማው ይችላል ስናስብ ከፍተኛ የፋብሪካ ምርቶች የሚዘጋጁበት ድምጽ ይሰማይ ይችላል ከፍተኛ ተንቀሳቃሽ ድምጾች ይሰማ ይችላል እንዲሁም ማታ ማታ እንግዲህ የንስሃ ድምጾች የሚሰማ የምችልበት ሁኔታ አለ የሌሊት የዶር ንስሰዎችም ድምጽ ሊያሰሙ የሚችሉበት ሁኔታ አለ። ከዚህም ባሻገር እንግዲህ ከፍተኛ የሆኑ የተንቀሳቃሽ ሞተሮችን ሊሰሙ የሚችሉበት ሁኔታ ይኖራል። እና በዚህ ሰዓት በርካታ የሰው ልጅ እረፍት የሚያደርጉበት ሰዓት ከመሆን ባሻገር ሌሎች የሌሊት እና የዱር እንሳሰዎች ድምጽ ከከፍተኛ ሁኔታ ሊሰማ የሚችልበት ሁኔታ ይኖራል በዚህ ድምጽ እንግዲህ ሰዎች ያው በርካታ ጊዜ ማታ ማታ የሚሰሙት የዱር እንስሳ አውሬዎች ድምጽ ሊሆን የሚችልበት ሁኔታ እየተዘገበና እየተሰማየም እየሄደ እየሄደ ነው ያለው በተለይ ደግሞ እንግዲህ አዋፋት ድምጽ ሊሰማ የሚችልበት ሁኔታም ዪኖራል። በተለይ ጠዋታማ አካባቢ ወደ ንጋት አካባቢ ወደ ምንክ አስር ሰዓት ጀምሮ የኦፋት ድምጽ በከፍተኛ ሁኔታ የሚሰማበት ሁኔታ አለ። በዚህ ድምፆችም እንግዲህ የሰዎች ከንጋት መድረሳችን እና ፀሀይ ልትወጣ አድራሻ መድረሳችን የሚያሳይ ሌላኛው የአላርም ሁኔታ ነው።

ስለ በልጅነትህ መኖሪያ ቤት ንገርን በልጅነቴ እንግዲህ ተወጄ ካደኩበት ክፍለ ሀገር ከሚባል ቦታ ሲሆን በዛ ቦታ እንግዲህ ከቤተሰብ ጋር በርካታ ጊዜዎችን አሳልፌያለሁ። በቤተሰብ ውስጥ ታዝዤ ብዙ ነገሮችን አከናውኜ ብዙ ትዕዛዞችን ፈጽሜ አደኩ ልጅ ሲሆን ለአቅመ ትምህርት ስደርስ ደግሞ በትምህርት ውስጥ ያለፍኩና በትምህርት ከአንደኛ ክፍል ጀምሮ የተለያዩ የትምህርት እንደ እድሜዎችን በተለያዩ የግዜ ሰሌዳዎች በማሳለፍ በትርፍ ጊዜ ደግሞ ቤተሰቦችን በመታዘዝ ብዙ ስራዎችን እየሰራሁ እና ብዙ ጥበቦችን በማድረግ በመታዘዝ ያሳለፍኩበት ሁኔታ አለ። በዚህ ውስጥ እንግዲህ የተለያዩ ማህበራዊ ህይዎቶችንም ጭምር ጎን ለጎን እያከናወንኩ አብሬ ከቤተሰብ ጋር ብዙ ጣዕም እና ጠፋጭ የሆኑ የበዓላትን ድባብ ሁሉ በጋራ ያሳለፍኩበት በርካታ ጊዜዎች ነበሩ። በእነዚህ ጊዜዎች እንግዲህ ከፍተኛ ደስታን

አሷም ትሳማለህ አሷም እንግዲህ ግዴታ አንድ የእምነት ባለሙያ የአንድ የእምነት ሰው ምንድነው መለያው ብለን ካሰብነው ጾም ነውና ጾም ደግሞ ግዴታ ነው። እንደኔ የክርስትና እምነት ተከታይ ደግሞ ጾምን መጾም ክርስቲያናዊ ግዴታዬ ስለሆነ ስለዚህ ምን አረጋለሁ ማለት ነው ጾማት ሲኖሩ የተለያየ አጽዋማት ሲመጡ እንግዲህ ጾም እንጾማለን ምክንያቱም ጾም ይሄ ሁሉም የእምነት ጉዳይ ቢሆንም በኔ በክርስትና እምነት ውስጥ ደግሞ ከፍተኛውን ድርሻና ከፍተኛውን ሀላፊነት የሚወስደው ጾም በመጽወም ነው እና በርካታ የጾም አይነቶች አሉን እንግዲህ ጾም ስንል ምን ማለት መጀመሪያ ስለዚህ ስናስብ ጾም ማለት ካልተፈቀደልን ነገሮች ሁሉ በጾም እየተከለከሉ ነገሮችን መጠቀም አለመቻላችን መከልከላችን ነው እና በዚህ ጊዜ እንግዲህ በርካታ የሆኑ የጾሞች አሉ ሮብና አርብ የሚባል የጾም አይነቶች አሉ ጾመ ነብያት አለ ጾመ ሐዋርያት አለ። ጾመ ጋዳ አለ ጾመ ነኑያ አለ ጾመ ፍልሰት አለ እነዚህ ጸዋማት እንግዲህ መጾም የሚችሉ በግዴታዊ ተቀመጡና በሰው ልጅ ዘንድ ከፍተኛ የሆነ ክብር ሊያስገኝ ከሚችሉና ለንብስ መድሃኒት ከሚባሉ መካከል ጾም በመጾማችን ነው እና እንግዲህ በጾም እሳት ምን ልናደርግ እንችላለን ብለን ስናስብ ደግሞ በጾም እንግዲህ በርካታ ጸሎቶች የሚከናወኑበት በርካታ የቤተክርስቲያን ግርሶች የሚከናወኑበት በርካታ እየሆኑ የእርቅ እርቅ የሚከናወንበት ይቅርታ የሚጠየቅበት ከፈጣሪ ጋር ግንኙነት የሚጠናከርበት ጊዜ ነው በዚህ ጊዜ እንግዲህ ይሄ አያሌ የማይባሉ ከፍተኛ የሆኑ ሀላፊነቶች የሚሰጡን ከአባቶቻችን ጋር ግንኙነት የምንፈጥርበት እና ከፈጣሪ ጋር ግንኙነታችን የምናጠናክበት እጅግ ልዩ እየሆነ ጊዜ ነው ማለት ነው።

በእጅ መሸመን ታውቃለህ? በእጅ መሸመን ማለት እንግዲህ በጣም በርካታ የእጅ ጥበቦችን ያካትታል በእጅ መሸመን ማለት በጣም በርካታ የእጅ ስራዎችን ያካተተና ለተለያዩ የበአላትና ለተለያዩ የበአል አገልግሎት የሚሆኑ የእጅ ስራ ውጤቶችን ያጠቃልላል በዚህ ጊዜ እንግዲህ በርካታ የእጅ ስራ ውጤቶች አሉ የቆብሎን ሊሆን ይችላል የልብስ ሊሆን ይችላል የተለያዩ ማስዋቢያዎች መስራት ሊሆን ይችላል። እንደዚህ ስራዎች እንግዲህ በተለይ በባህላችን በጣም ተቀባይነት ያላቸው እና በባህላችን ከፍተኛውን ክብር ከሚያገኙ የአልባሳት ልብሶች መካከል አንዱና ዋነኛው እንግዲህ ምንድነው የበጅ መሸመን ለእይታ የተዘጋጁ ልብስ ነው እና በጅ መሸመን በጣም አውቃለሁ በእኛ አካባቢ በርካታ የእጅ መሸመን ስራዎች ይከናወናሉ። እነዚህ የእጅ መሸመን ስራዎች እንግዲህ በተለይ በበዓላት አካባቢ ለሚለበሱ ልብሶች በተለያዩ ፕሮግራም ውስጥ ሊለበሱ የሚችኑ ልብሶች የሚዘጋጁበት ሁኔታ አለ። በዚህ ልብሶች እንግዲህ በርካቶች ለበዓላት የሚያዘጋጁት ሁኔታ ይኖራል። በገበያዎች እንዲህ እናገኛቸው ይሆናል በሱቆች እናገኛቸው ይሆናል። በተለያዩ አደባባይ እንግዲህ ለገበያ ቀርበው የምንጠቀምባቸው ልብሶች ይኖራሉ ማለት ነው

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? እንግዲህ በትርፍ ጊዜ በጣም በርካታ ስራዎችን የምናከናውንበት ጊዜ ሊሆን የሚችልበት ሁኔታ አለ። እና በርካታ ሰዎች እንግዲህ የትርፍ ጊዜያቸውን እንግዲህ ያለምንም አገልግሎት ያለምንም ጥቅም የሚያሳልፉበት ሁኔታ አለ። በኔ በኩል ግን የትርፍ ጊዜዬን በአግባቡና በእቅድ የምመራበት ሁኔታ አለ። ምክንያቱም የትርፍ ጊዜ ማለት እንግዲህ ከንቱ ግዜ ማሳለፊያ ማለት አይደለም። ስለዚህ የትርፍ ጊዜዎቻችን በአግባቡ በመጠቀም የተለያዩ ስራዎቻችን የተለያዩ የገንዘብ ማግኜ ዘዴዎችን ማዘጋጀት እና መስራት የሚጠበቅብን ሁኔታዎች አሉ። ስለዚህ ሁላችንም የትርፍ ጊዜዎቻችን በአግባቡ በመጠቀም የተለያዩ ስራዎችን መስራት የምንችልበት እና የተለያዩ አገልግሎቶችን መስራት እና ማገልገል የምንችልበት ሊሆን ይችላል። በዚህ መካከል እንግዲህ የትርፍ ጊዜ ስራዎች ለምሳሌ የተለያዩ የግል ስራዎችን የምንጀምርበት የተለያዩ የቢሮ አገልግሎቶችን ልንሰራ የምትችልበት የትርፍ ጊዜዎቻችን በአግባቡ በምትጠቀም የተለያዩ ስራዎቻችን የተለያዩ የገንዘብ ማግያ ዘዴዎችን ማዘጋጀት እና መስራት የሚጠበቅብን ሁኔታዎች አሉ። ስለዚህ ሁላችንም የትርፍ ጊዜዎቻችን በአግባቡ በመጠቀም የተለያዩ ስራዎችን መሰረት የሚችልበት እና የተለያዩ አገልግሎቶችን ከዚህም በተጨማሪ እንግዲህ መንፈሳዊ መርሃ ግብሮች ላይም ተሳትፎ የምናከናውንበት ሌላኛው ጊዜ ሊሆን የሚችልበት ሁኔታ አለ። ከዚህ በተጨማሪ እንግዲህ በርካታ የሆነው የቤተክርስቲያን አገልግሎቶችን ልንሰጥ የምንችልበት የተኛው አመራጭ አለ። ና ከጓደኞች ጋር ልንዝናና የምንችልበትም ሁኔታ አለ። የተለያዩ መዝናኛና ሬስቶራንቶችም ሄደን የተለያዩ የስራ ጉብኝትም ልናከናውን የምንችልበት ሁኔታ አለ። እና በዚህ ሰዓት እንግዲህ በርካታ የሆኑ ጠቀሜታዎች አሉ። እነዚህ ጠቀሜታዎች እንግዲህ ለራሳችን ለማህበረሰባችን እና ለሀገራችን ከፍተኛ የሆነውን ድርሻ ስለሚይዝልን የትርፍ ጊዜዎቻችን እንግዲህ በአግባቡ መጠቀሙ እጅግ ወሳኝ ሚና አለው። እና የትርፍ ጊዜ በከንቱ የምናሳልፈው የጊዜ ሰሌዳ መሆን መቻል የለበትም። እና ሁላችንም ቢሆን የተርፍ ጊዜዎቻችንን በአግባቡ በመጠቀም ከፍተኛ የሆኑ ጥቅሞችን ማግኘት እና የተለያዩ የትርፍ የስራዎችን መስራት የሚችልበት ሁኔታ አለ። በዚህ ስራ እንግዲህ ሁሉም ሰው ትኩረት አድርጎ መስራት ይጠበቅበታል

የፀሀይን መውጣት ታያለህ የፀሀይ መውጣት እንግዲህ ለሁሉም እጅግ ደስታን የሚፈጥርና በጣም በርካታ የሆኑ ሰዎች እንግዲህ የፀሀይን መውጣት ይተባበቃሉ። ፀሀይ ማለት እንግዲህ በጣም ከፍተኛ የተፈጥሮ ልዩ ስጦታችን ስትሆን እንግዲህ የፀሀይን መውጣት ማንም ቢሆን በፍላጎት ብቻ ሳይሆን በግዴታ የሚፈልገው እና የሚወደው ስለሆነ። ሁሉም ሰው የጸሃይን መውጣት ያያል እና ይከታተላል ትኩረት አደረገም። ለምን? ፀሀይ አንድም የብርሀን ምንጭ ናት ሁለትም እንግዲህ የሙቀት ሁሉ ምንጭ ናት። እና እንደ ፀሀይ በተፈጠረው ትልቁ ስጦታ የለንም። እና የፀሀይን መውጣት እንከታተላለን በጉጉት እንጠብቃለን። ለምን? ብርዱን የምትከታከልልን እና የምታስወግድልን በፀሀይ ነው። እንዲሁም የተለያዩ ጨለማዎችን የምታስወግድልን የፀሀይ ብርሃን ሲሆን ነው። እና በዚህም ጥቅም መሰረት እንግዲህ የፀሀይ መውጣት

ላፕቶፕ አለ ላፕቶፕ እንግዲህ ዋናው እና ዋናው የኤሌክትሮኒስ መሳሪያ ከሆኑት መካከል አንዱና የመጀመሪያውን ደረጃ ሊይዝ የሚችለው የኤሌክትሮኒክስ መሳሪያ ውስጥ አንዱ ላፕቶፕ ነው። እንግዲህ ላፕቶፕ እንግዲህ በእርካታ ስራዎችን እንድንከውን እንድናሰራ የሚጠቅመን ትልቅ እና ከፍተኛ የሆነ የሶፍትዌር ጭነት የተጫነ የተለያዩ አገልግሎቶች የሚሆንልን የኤሌክትሮኒክስ መሳሪያ ሲሆን ይሄ ይሄ ላፕቶፕ እንግዲህ በቀላሉ በገቢያ ላይ ሊገኝ የሚችል ከመሆኑ ባሻገር ለተለያዩ ጥቅሞች ለተለያዩ ትምህርቶች ለተለያዩ ቪዲዮዎች ለተለያዩ ስራዎች እንግዲህ ማዋል የምንችልበት መንገድ አለ። እንግዲህ ዋናው ምንድነው? ላፕቶፕ ስንጠቀም እንግዲህ ምን ያስፈልጋል? በደንብ እውቀት ያስፈልገናል ጠንክር ያለ እውቀት ያስፈልገናል። ብዙ የሆነ ትምህርታዊ አዞሮቹን ያስፈልገናል። እንዴት መጠቀም መቻል አለብህ። እንዴት ስራዎችን መስራት መቻል አለብህ። ጥርት ያለ እውቀትና ስኪል ይፈልጋል። ለዚህ ደግሞ ምንድነው ስልጠናዎችን መውሰድና በዚህ ስልጠናዎች እውቀት ማዳበር እና ከተለያዩ ልምድ ካላችው ሰዎች ደግሞ የተለያዩ መረጃዎችን በመሰብሰብ እና የተለያዩ እውቀቶችን በማግኘት ላውትፓ መጠቀም ሚቻልበት ሁኔታ አለ። ላውቶፓ እንግዲህ በጣም ከፍተኛ የስራ ድርሻዎችን በቀላሉ ማሸፈን የሚቻልበት ዘዴ ነው

የተበላሸ ነገር ማስተካከል ትችላለህ? ምንም ችግር የለም የተለያዩ ነገሮች ሊበላሹ ይችላሉ ስለዚህ በተበላሹ ቁጥር እንግዲህ ለአገልግሎት እንዳይውሉ ማድረግ አይጠበቅብንም ስለዚህ ምን ማድረግ መቻል አለብን ጥገና ማድረግ አለብን፤ ስለዚህ ማስተካከል መቻል አለብን እንግዲህ የተለያዩ ነገሮች በተለያዩ ምክንያት በተለያየ መንገድ ምን ሊሆን ይችላሉ ሊበላሹ ይችላሉ ስለዚህ እነዚህን ነገሮች እንግዲህ የተለያዩ ቴክኒካል ነገሮችን በመጠቀም የተለያዩ መሳሪያዎችን በመጠቀም የተለያዩ ጥገና መሳሪያዎችን በመጠቀም አገልግሎት ላይ እንዲውል ማድረግ የሚቻልበት መንገድ አለ ስለዚህ እነዚህን መሳሪያዎች በአግባቡ ጥገና ላይ በማዋል የተለያዩ የጥገና ማሽኖችን በማዘጋጀት ለጥገና እንዲያበቁ በማድረግ ጥገና ውስጥ ማስገባት መቻል አለብን እና የተበላሹ የለያዩ ነገሮች በተለያየ ምክንያት ሊበላሹ ይችላሉ ስለዚህ ተበላሹ ብለን ነገሮችን የምንተውበት መንገድ የለም እና ድጋሚ ወደ ስራ እንዲገቡ የሚያደርግ እና የተለያዩ የስራ ዘርፎችን ልንሰራባቸው የምንችልባቸው መሳሪያዎች ሊበላሹ ይችላሉ ስለዚህ እንደገና ጥገና ማከናወን መቻል ይጠበቅብናል ምክንያቱም አዳዲስ የመሳሪያዎችን ስንጠቀም ደግሞ የዋጋ ጭማሪ ሊያሳዩ ስለሚችሉ እነዚህን የዋጋ ጭማሪዎችን ለማስተካከል ሲባል ስለዚህ የተበላሹ ነገሮችን ማስተካከል እና እንደገና አገልግሎት እንዲውሉ በማድረግ የተለያዩ አላስፈላጊ ወጪዎችን ማስተካከል የሚቻልበት መንገድ ስላለ ሁሉም ሰውዬ ደብዳቤ ነገሮችን እንደ ጥገና በመዋል የተለያዩ የጥገና ምሳሌዎችን በመጠቀም ጥገና በማለቅ የተበላሽ ምሳሌዎች እንደገና ወደ አገልግሎትም እንዲመለሱ የሚደረግበት መንገድ አለ ስለዚህ ይሄ ደግሞ አላስፈላጊ ይሄ ወጪዎችን እንድንቀንስ ያግዘናል ሁለተኛው ሌሎች የስራ ዘርፎችን እንግዲህ በቀላሉ እንድናስተካክልና እንድንስራ ስለሚያግዘን ይሄ ደግሞ በጣም እጅግ ለጥሩ የሆነ ውጤት እንድናስመዘግብም ከፍተኛውን ድርሻ ይዝልና

የምታውቀው አንድ ምሳሌ ንገረኝ? እንግዲህ በጣም በርካታ ምሳሌያዊ አነጋገሮች አሉ በሀገራችን በርካታ የምሳሌ አነጋገር ዘዴዎች ቢኖሩም በበርካቶች ዘንድ ግን ያው ይነገራል ብዙ እንደችውውት ይነገራል እንደተለያዩ የቃላት ንግግሮችን እንጠቀምባችሁ የምንችልባችሁ ነገሮች አሉ። እነዚህ እንግዲህ በበርካቶች ዘንድ ተቀባይነት ያላቸው እና በበርካቶች ዘንድ ደግሞ ተቀባይነት የሌላቸው ምሳሌ ወይ ንግግሮች አሉና እና እንደ ምሳሌ ምንድነው የሚባል እባብ ያየ በልጥ ደነገጠ የሚባል ነገር አለ። እና እባብ ያየ በልጥ ደነገጠ ማለት አንደኛው። የምሳሌ ንግግሮች መካከል አንዱ ስሆን እንግዲህ አንዳንድ ሰዎች በመጀመሪያ በእባብ ደንግጠው ከሆነ ሊጥ ሲሆን ደግሞ ልክ በዛ ልክ ድንጋጤያቸው የምጨምርበት ሁኔታ አለና። ይሄ ደግሞ በሰዎች ዘንድ በጣም በበርካታ ሁኔታ በምሳሌነት የሚነገርና እና በበርካታ ዘንድ እንግዲህ እንደ ምሳሌያዊ አነጋገርነት የተጠቀሙበት ያለው ሁኔታ አለ። ምሳሌያዊ ነገር ማለት እንግዲህ አንድ ነገር አስመስሎና ወክሎ ለንግግር ማብቃት መቻል ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? እንግዲህ ወደ ተለያየ የገበያ ቦታዎች የምነድበት ታይም እና ጊዜ የተለያየ ሊሆን ይችላል እና ምክንያቱም በበጋና በክረምት ወቅቶች እንግዲህ የተለያየ ገበያው ሂደቶች ሊኖሩ ይችላሉ ስለዚህ የጉዞ እውነታችንን በዚህ ልክ ሊገድብም የሚችልበት ሁኔታ አለ። ከእነዚህም መካከል እንግዲህ በርካታ የገብያ ጉዞ የምናደርግባቸው በጋ አካባቢ ምክንያቱም በርካታ የንግድ ልውውጥ የሚከናወንባቸው በርካታ የስራ ክውን ክንውን የሚከናወንባቸው እና በርካታ ንግዶች የሚከናወኑበት በጋማ አካባቢ ስለሆነ በዚህ ወቅት እንግዲህ በርካታ ጊዜ ወደ ገበያ እየሄድን የተለያዩ ንግዶችን የተለያዩ ስራዎችን ልንሰራ የምንችልበት ሁኔታ ስለ አለ። ከክረምት አንፃር እንግዲህ በጋ አካባቢ በርካታ የገበያ እንቅስቃሴ ስለሚኖር እና በርካታ ንግዶችን ማከናወን የምንችልበት ደረጃ ስለሆነ በዚህ ሰዓት እንግዲህ በርካታ የጉዞ ታሪክ እና ብዙ ጊዜ ልንጓዝበት የምችልበት ሁኔታ አለ። ከዚህም አንፃር እንግዲህ በጊዜ ደረጃ ስንከፋፍለው በሳምንት እንግዲህ ሁለት ጊዜ ልንሄድ የምንችልበት ሁኔታ ይኖራል ማለት ነው። እና በጋማ አካባቢ ግን በሳምንት ሁለት ጊዜ እንሄዳለን የመጀመሪያው እለት ማክሰኞ ነው ማክሰኞ የገበያ እለት አለ ከዛም ቀጥሎ ደግሞ ቅዳሜ አለ። እንግዲህ በበርካቶች ዘንድ ግን ቅዳሜ የገበያ ቀን ግን በጣም በበርካታ ሁኔታ ተቀባይነት ያለው እና በርካታ ማህበረሰብ ክፍሎች የሚገኙበት እለት ነው በዚህ እለት እንግዲህ በርካታ ሰዎች የተለያዩ ነገሮችን ሲሸጥና ሲገዙ የምናይበት የገበያ እለት ነው። ከዚህም አንፃር እንግዲህ እለቱም በዓል ስለሆነ በዚህም እለት በርካታ ሰዎች ገበያ ላይ የተለያዩ ክንውኖችን ሲያከናውኑ የሚገኝበት ሁኔታ ይኖራል

በባህላችንን ሰርግ እንዴት ይከናወናል? እንግዲህ በባህል ዘንድ እንግዲህ ከባድ ከሚባሉ ክንውኖች መካከል እንግዲህ በጣም ብዙ አይነት ክንውኖች አሉ ከእነዚህም መካከል እንግዲህ ሰርግ እንግዲህ መጀመሪያ ምንድነው ወደ ሙሽሪት ቤተሰቦች የተለያዩ ባህላዊ የጥሪና የፕሮግራም ዝግጁዎች ተዘጋጅተው ወደ ሙሽሬት ቤት ተሄዶ የተለያዩ የቃል ኪዳን ክንውኖች ይከናወናሉ። ከቃል ኪዳን ክንውኖች በኋላ እንግዲህ የተለያዩ ስምምነቶች እና የተለያዩ ውሎች ይከነወናሉ። እነዚህ ውሎች እና በዛ የጊዜ ሰሌዳ ውስጥ እንግዲህ የሰርግ ፕሮግራሞች ይዘጋጃሉ። እነዚህ የሰርግ ፕሮግራሞች ሲዘጋጁ እንግዲህ የተለያዩ የእርድ እና የተለያዩ የመጠጥ እና ለምግብ የሚያገለግሉ የተለያየ ፕሮግራም ዝግጅቶች ይዘጋጃሉ። በዚህ ዝግጅት እንግዲህ በርካታ ሰዎች የሚሳተፉበት ይሆናል። የተለያዩ ቤተሰቦች እና የተለያዩ በጎረቤት ያሉ አጠቃላይ የማህበረሰብ ክፍሎች ጥሪ ተደርጎላቸው ሰርጉ እንዲከናወን ይደረጋል። ይሄ ሲከናወን እንግዲህ የተለያዩ ባህላዊ ጭውውቶች የተለያዩ ባህላዊ ውዝዋዜዎች እና የተለያዩ ባህላዊ ጭውውቶች ሁሉ የሚከናወንበት ሰፊ መድረክ ይኖራል ማለት ነው። በዚህ መድረክ እንግዲህ በርካታ ምእመናት በርካታ ማህበረሰብ የሚሳተፉበት እና እጅግ የተለያዩ ፕሮግራሞች ሊኖሩ የሚችሉበት ሁኔታ አለ።

ሙዚየም መሄድ ትወዳለህ ለሚል እንግዲህ ሙዚየም ማለት ምን ማለት ነው? ብለን ስናስብ እንግዲህ በመንግስት አዊ ተቋም ወይም ደግሞ በሀገሪቱ እጅግ አሉ የሚባሉ ብርቅዬ ነገሮች የሚገኙበት እና የተለያዩ የቱሪስት መስቦች የሚጓዙበት ልዩ እና በርካታ የሀገሪቱን እንቁ የተባሉ ነገሮችን በውስጡ አካቶ የያዘ ሙዚየም ብለን የምንጠራው ሁኔታ አለ። ሙዚየም እንግዲህ በትንሹ እንግዲህ የሃገሪቱን ከፍተኛ እና ብርቅዬ የሚባሉ በውስጡ ያካተተ ስለሆነ እንደተለያዩ የቱሪስት መስቦች በቱሪስትነት እያገለገለ የሚገኝበት ሁኔታ አለ። እንግዲህ በዚህ ቦታ ስንሄድ እንግዲህ የተለያዩ ጉብኝቶችን እናረጋለን የተለያዩ ካሜራ ቀርጻዎች የሚከናወኑበት ይሆናል የተለያዩ ፕሮግራሞች የሚከወኑበት ይሆናል። ብዙ ጊዜ ሙዚየም እንግዲህ በተለያየ ጊዜ ልናገኘው የማንችልበት መንገድ አለ ምክንያቱም እንደማንኛውም ቦታ ሁሌም ክፍት የማይሆንበት ሁኔታ አለ በዚህ ሁኔታ ላይ እንግዲህ እንደፈለጉ መግባት እና መውጣት የማይችልበት ሁኔታ ስለሆነ ሙዚየም መሄድ በጣም ትልቁን ትርጉም ከምሰጠው ነገሮች አንዱ ነው። በዚህ ላይ ቦታ ላይ እንግዲህ በርካታ የእውቀት ምንጮች እና በርካታ ትምህርታዊ ነገሮችን ልናገኝበት የምንችል ሁኔታ አለ። ከዚህም ባሻገር እንግዲህ ለተለያዩ ሪሰርቾች ለተለያዩ ጥናቶች ለተለያዩ ትምህርትና እውቀት አዘል ነገሮችን ልናገኝበት ስለምንችል በተደጋጋሚ እየሄድን የተለያዩ እውቀቶችን ማግኘት እና ማስተላለፍ የምንችልበት መንገድ ነው። እና በአለማችን እንግዲህ በርካታ ሙዚየሞች አሉ ከፍተኛ የሙዚየም ያለባቸው ሀገራት ለምሳሌ እንደነ ኢትዮጵያ ያሉ ሀገራት ከፍተኛ የሙዚየም ቦታ ናቸው እና እነዚህም ሙዚየሞች እንግዲህ በከፍተኛ ደረጃ ለጉብኝት እየበቁ የሚገኙበት ሁኔታ ነው ያለው። በሀገራችንም በርካታ የአለማት ቱሪስቶች እየመጡ የተለያዩ ቦታዎችን ይጎበኛሉ ከእነዚህም መካከል እንግዲህ ሙዚየምን በጉብኝት ደረጃ የሚገኝ ትልቁ የሀገሪቱ የቱሪስት መፍሰሻ ዘንድ ሆኖ እያገለገለ ይገኛል

በቤት ምን? አይነት የቤት እቃዎች አሉ እንግዲህ በቤት ውስጥ በጣም በርካታ የቤት እቃዎች ሲኖሩትም መካከል ለመግብነት የሚያገለግሉ የእቃዎቻ አሉ። ለምግብ ማስብሰያ የምጠቅምባችሁ እቃዎች አሉ ለተለያዩ እቃዎች መደርደሪያ የሚያገለግሉም አሉ። እንዲሁም የተለያየ ስራ የሚያገለግሉ እቃዎችም አሉ። በተለያየ አይነት ስታይል በተለያየ አይነት የውበት እና የተለያዩ ስራዎች መስሪያ አገልግሎት የሚውሉ በርካታ የሆነ የስራ መሰሪያ እቃዎች ሊኖር የሚችሉበት ሁኔታ አለ። በዚህም ሁኔታ እንደ የአገልግሎታቸው ደግሞ የተለያየ መጠን እና የተለያየ የሆነ ስራ ሊሰራበት የሚችል የቤት ውስጥና ለቤት ውስጥ የሚያገለግሉ እንደነ ምግብ ማዘጋጃ ብረድስት ማንክያ እና የተለያዩ የሹካ ማንኪዎች እንዲሁም ቢላዎች እንዲሁም ፈርናሾች እና ብርድ ልብስን ጨምሮ በጣም በርካታ ሲኒዎችም ጨምሮ የሚገኝበት ይሆናል ማለት ነው

በባዶ እግር እንግዲህ በጣም በርካታ ቦታዎች ላይ በባዶ እግር ልንሄድባቸው የምንችልባቸው መንገዶች አሉ። ከእነዚህ መካከል እንግዲህ በቤተ እምነት ውስጥ በባዶ እግር የምንሄድበት መንገድ አለ። በቤተ እምነት እንግዲህ አስገዳጅ ሁኔታዎች ስላሉ በባዶ እንግድ ልንሄድበት የምንችልበት ሁኔታ ነው። በዚህም ቦታ እንግዲህ ምንም ማድረግ ስለማንችል ቤተ እምነቱ አስገዳጅ ጉዳይ ስለሆነ በባለው እግር ተሄዶ ጸሎት ቡራኬ እና እና የተለያዩ ጸሎቶች ተከናውኖ የምንመለስበት ሁኔታ አለ። እና በዚህ ጊዜ እንግዲህ ሁሉም ሰው በባዶ እግሩ ሄዶ ጸሎት አድርጎ የሚመለስበት ሁኔታ አለ። እና ይህም እንደ አንድ የቤተ እምነት ተገልጋይና አገልጋይ ግዴታና አስፈላጊ ሆኖ አግኝተነዋል። እና ከሌሎች አንጻራትም ደግሞ በተለያዩ አመታዊና የተለያዩ ወያት ላይም እንዲሁ በባዶ እግር የምንሄድበት ምክንያቶች ሊኖሩ ይችላሉ። በዚህም ግዴታ እንግዲህ አስገዳጅ የሆኑ ነገሮች ቢኖሩም ግዴታ ሆኖ አግኝተነዋል።

በቀን ምን ያህል ውሃ ትጠጣለህ? ውሃ እንግዲህ ከሁለት ሊትር እስከ ሶስት ሊትር ሊጠጣ የሚችልበት መንገድ አለ በዚህም እንግዲህ የተለያዩ በሽታዎችን ልንከላከል የምንችልበት መንገድ አለ። ውሃ እንግዲህ በተፈጥሮ በጣም ከተሰጠን እንዲሁ ስጦታዎች መካከል ውሃ ነው እና ውሃ ቀላል የሚባል አለም በጣም ከፍተኛ የሆነ ጥቅም ለሰውነቶቻችን ሊሰጥ የሚችልበት ሁኔታ ነው። ያለን ነገር ያለ ውሃ ምንም አይነት ህይወት ማድረግ የምንችልበት መንገድ አይደለም። እና ውሃ እንግዲህ እጅግ ከፍተኛውን ጠቀሜታ ከሚሰጡ የተፈጥሮ ስጦታዎች መካከል አንደኛው ውሃ ነውና። በውሃ እንግዲህ ሰውነቶቻችን የተለያዩ ችግሮችን መቅረፍ የምንችልበት ልብሶቻችንን ማጠብ ምግብ ማንዘጋጀት የምንችልበት የተለያዩ ማህበራዊ ህይወቶችን ልንፈጽበት የምንችልበት የተፈጥሮ ልዩ ስጦታ ምንድነው ካልነ ውሃ ነው። እና ውሃ ከመጠጥነት ብቻ አልፎ ለተለያዩ የግልና ማህበራዊ ህይወቶች ሁሉ እንደ አገልግሎት የምንጠቀምበት ጉዳይ ነው። እጅግ ወሳኝ እና አስፈላጊ ከሚባሉ የተፈጥሮ ስጦታዎች ውስጥ አንዱና ዋናው ውሃ ነውና። ውሃ እንግዲህ ሁለት ሊትር እስከ ሶስት ሊትር መጠጣት አለብን እንግዲህ እነዚህ ሁለት ሊትር ሶስት ሊትር ስንጠጣ እንግዲህ ለተለያዩ የኩላሊት እና የልብ ሽታዎች የመጋለጥ እድላችንን ስለሚቀንስልን ብዙን ጊዜ ውሃ እየጠጣን የተለያዩ በሽታዎችን እንከላከል

አሁን ተውዬ አስታይ ተቀብሎ ታውቃለህ ይሄ በጣም በብዙዎች ዘንድ ተቀባይነት የሌለው ጉዳይ ቢሆንም በኔ ዘንድ ግን በርካቶችን አስተያየቶችን የምቀበልበት እና ለነዚህ አስተያየቶች እንግዲህ የማስተካከያ ስራዎች የምሰራበት ሁኔታ ነው ያለው። ምክንያቱም አዎንታዊ አስተያየት እጅግ ወሳኝ ከሚባሉ አስተያየቶች መካከል አንዱ ሲሆን። ይህ ብቻም ሳይሆን አሉታዊ አስተያየቶችም ቢሆን ለህይወታችን እጅግ ወሳኝ ሚና ያላችሁ እና ለተለያዩ የስራ እና የተለያዩ ተግባራትን በአግባቡ እንድንፈጽም እና ለምንሰራችሁ ስራዎች ደግሞ ገቢ እና ትንሽ ማስተካከያ ነገሮችን ሲያስፈልጉን ለማስተካከል የሚያግዙን እጅጉን ወሳኝ ስለሆነ። አዎንታዊ አስተያየቶችን ተቀብሎ መከተል የተሻለ እና ጠቃሚ የሆነ መረጃ እንደሆነ ማወቅ እችላለሁ ማለት ነው

ውሳኔ መስጠት ትችላለህ ውሳኔ እንግዲህ በተለያየ መልኩ የተለያየ ውሳኔ ሊኖር የሚችልበት ሁኔታ አለ ውሳኔ እንግዲህ የተለያየ አይነት የውሳኔ ዘዴዎች ሊኖሩ ይችላሉ ውሳኔ ስንሰጥ እንግዲህ መጀመሪያ ምን ማድረግ መቻል አለብን ነገሮችን በጥልቀት መመርመር እና ማወቅ መቻል ያስፈልጋል እና ምክንያቱም ውሳኔ በቀላሉ ዝም ብሎ የሚወሰን ውሳኔ አይደለም እና ትልቅ የሆነ ጥናት ተደርጎበት ትልቅ የሆነ ምርምር እና የተለያዩ ሁኔታዎችን አጥንቶ ይወሰን የሚችልበት መንገድ ነው ያለው ምክንያቱም ውሳኔዎቻችን ትክክል ካልሆነ ለተለያዩ ችግሮች ሊጋለጡ የሚችሉበትን ሁኔታ ስለሚኖር በዚህ እንግዲህ የተለያዩ ውሳኔዎችን ለመወሰን ስንፈልግ እንግዲህ ከፍተኛ የሆነ ጥናትና ከፍተኛ የሆነ ምርምር ማድረግ ይጠበቅብናል በዚህ ሁኔታ ነው እንግዲህ ውሳኔዎችን መወሰን የምንችለው፣ ምክንያቱም ውሳኔ ስንወስን ስንት ወደፊት ያለውን ነገር በማሰብ ከፊት ያለውን ነገር በማስቀደም እና ከኋላ የነበረውን ነገር ሁሉ ግንዛቤ ውስጥ በማስገባት እና የሚመጣውን ጥቅሞች እና ጉዳቶችን ሁሉ በጥንቃቄ በማጥናት ከፍተኛ እየሆነ ጥናት እና ምርምር በማድረግ ነው እንግዲህ ውሳኔ መስጠት ያለብን እና ውሳኔ መስጠት ትችላለህ ለሚለው። አዎ፣ እችላለሁ ይህም ሲሆን እንግዲህ ያሉትን ቅደም ተከተሎችን በመያዝ የተለያዩ የውሳኔ ዘዴዎችን ልናሳልፍ የምትችልበት ሁኔታ ነው የሚኖረው

ኢንተርኔት አለህ ኢንተርኔት አለ እንግዲህ የተለያዩ ስራዎችን ለመስራት ኢንተርኔት ወሳኝ ከመሆኑ ባሻገር እንግዲህ አብዛኛው የአለም ህዝብ እና የሀገራችን ህዝቦች እንግዲህ ኢንተርኔት እየተጠቀሙ እና በኢንተርኔት የተለያዩ ስራዎችን እየሰሩ ይገኛሉ ምክንያቱም ያለ ኢንተርኔት እንግዲህ የተለያዩ ተግባ መተግበሪያዎችን ማከናወን የምንችልበት ሂደት አይኖርም። እና ለዚህ ሲባል እንግዲህ ኢንተርኔትን እንጠቀማለን ኢንተርኔት ከፍተኛውን የስራ ድርሻ የሚይዝልን የዋና የመተግበሪያ አክሰሶችን ለመስራት የምትጠቀምበት ስለሆነ ኢንተርኔት እንግዲህ ወሳኝ ነው። እና ሁላችንም ስለ ኢንተርኔት ከፍተኛ የሆነ አጠቃቀም እና እውቀት ኖሮን ከሆነ መስራት የምንችልበት ሌላኛው ጉዳይ ነው። ከዚህም ባሻገር እንግዲህ ኢንተርኔት እንግዲህ ብዙ ማየት የምችልበት ሁኔታ አለ። እና በጣም ደካማና ፈጣን የሆኑ የኢንተርኔት አክሰሶች አሉ። ከእነዚህም ውስጥ እንግዲህ ኢንተርኔት እንግዲህ በከፍተኛ ደረጃ ብዙ ወጪዎችን አድርገን ልናዘጋጀው የምንችልበት ሁኔታ ነው ያለው

በድን ቋንቋ ታምናለህ? እንደ እንደዚህ አይነት ቋንቋዎች ላይ እኔ ትኩረት አድርጌ ምንጠብቀው የስራ አይነት አይደለም እና እነዚህ ቋንቋዎች እንግዲህ ትርጉም ላይ በጣም የምንቸገርበት እና የተለያዩ ሰዎች ለትርጓሜ በጣም የሚቸገሩበት እና ብዙ ሰዎች የማይጠቀሙት የቋንቋ አይነት ነው እና በዚህ ቋንቋ ላይ እንግዲህ ብዙም እምነት የማልሰጠው እና ብዙ አገልግሎት የማላገኝበት እስከሆነ ድረስ በዚህ ቋንቋ ላይ ብዙም አገልግሎት ላይ የምትሳተፍበት ጉዳይ አይደለም

በቤተሰብ እንግዲህ ምን አይነት በዓላት ታከብራላችሁ? ሲል በርካታ የበዓላት አይነቶች ሲኖሩ በአመት ውስጥ እንግዲህ በእምነትም ጉዳይ በሀገራዊም ጉዳይ ቢሆን በተለያየ መንገድ የተለያየ በዓላት አሉ እና እነዚህ በዓላት እንግዲህ ሊከበሩ የሚችልባቸው ደግሞ እንደየበዓሉ የተለያየ መንገዶች አሉና ለዚህም ደግሞ የተለያየ የእምነት በዓላት አለ። ሌሎች ደግሞ አመታዊ በአናቶች አሉና የእምነት በዓላት ከሆነ እንግዲህ በእምነት በኩል በተለያየ የፕሮግራሞችም የሚዘጋጀበት መንገድ አለ። ከዚህም አልፎ እንግዲህ በዓላት እንግዲህ ከፍተኛ የሆነውን የዝግጅት ሂደት የሚከናወንበት ጉዳይ ከመሆኑ አንፃር በጣም ከፍተኛ የሆነ ዝግጅት የሚጠይቅ ከፍተኛ የሆነ ፕሮግራም የሚያስፈልጋቸው በዓላቶች አሉ። እነዚህ መካከል እንግዲህ አዲስ እንመልከትና በአዲስ አመት እንግዲህ ከፍተኛ የሆነ ፕሮግራም የሚዘጋጅበት እና ከፍተኛ የሆነ ዝግጅት የሚጠይቅ ከመሆኑ ባሻገር በዚህ ፕሮግራም ላይ እንግዲህ ከፍተኛ ፕሮግራሞችን አዘጋጅተን አዲስ አመትን የምንቀበልበት እና አዲስ ምን የዘመን የምንቀበልበት ጉዳይ ስለሆነ በከፍተኛ ሁኔታ የሚከበሩ የበዓላት አይነቶች ናቸው። ከዚህም በተጨማሪ ደግሞ እንግዲህ ትንሳኤ የምንለው የበአል አይነት በከፍተኛ ሁኔታ የሚዘጋጅ የበአል አይነት ነው። ይህ በዓል እንግዲህ ከፍተኛ የሆነ አመታዊ የእምነት በዓል ነው። እዚህ በዓል እንግዲህ ከፍተኛ የእርድና የተለያዩ ፕሮግራሞችን ሁሉ የማዘጋጀት የሚጠበቅብን የበዓላት አይነት ስለሆነ በዚህ በዓል በርካታ ሰዎች በርካታ የምእመናን የመዘጋጁበት እና በርካታ የሆኑ የሀገራችን ህዝቦች ላይ ተሳትፎ አድርጎ በዓሉ የሚከበርበት ሁኔታ ነው የሚኖረው

ከአለቃ ጋር ግንኙነት እንዴት ነው? እንግዲህ ግንኙነታችን ከአለቃ ማለት ምን ማለት ነው ብለን ስናስብ መጀመሪያ አለቃ ማለት የስራ ባልደረባ አስተዳዳሪ ወይም ደግሞ መሪ የሚል ትርጉም ሊኖረው የሚችልበት ሁኔታ አለ። እንግዲህ ከእነዚህ ሰዎች ጋር ምን አይነት ግንኙነት ሊኖረን ይገባል ብለን ስናስብ እንግዲህ ከማንኛውም ሰው ጋር ቢሆንም ጥሩ ግንኙነት ቢኖር ጥሩ ውጤት ሊኖር የሚችልበት ምክንያት እንዳለ እናምናለን። ከዚህም በተጨማሪ ከአለቃ ጋር ብቻ ሳይሆን ከስራ ባልደረቦቻችን ጋርም የጥሩ የሆነ ግንኙነት ቢኖረን ውጤቱ የተሻለ እና ጥሩ የሆነ ውጤት ልናስመዘግብ የምንችልበት መንገድ አለ። እና ስለዚህ ከአለቆቻችን ጋራም ልክ በዚህ ልክ ብቻ ሳይሆንም ከፍተኛ በሆነ ደረጃ ላይ ጥሩና መልካም የሆነ ግንኙነት ሊኖረን የሚገባበት ሁኔታ መኖር አለበት። ምክንያቱም ስራዎቻችን እንግዲህ በአግባቡ ለመከወን ሲባል ለማጠናቀቅ ሲባል ምን ያስፈልጋል ማለት ነው? ጥሩንና መልካም የሆነ ግንኙነት ሊኖረን ይገባል ለዛም ነው። ጥሩ ግንኙነት ጥቅሙ በጣም ከፍተኛ ነው ብለን ትርጉም የሰጠንበት ምክንያት። ይም ሲሆን እንግዲህ የአለቆቻችንን ግንኙነት እና ሌሎች ግንኙነቶችን እንግዲህ የተሻለ ነው ማለት። ለዚህ ብቻ አይደለምና ስለዚህ ሁሉም ሰው ትኩረት አድርጎ ሊሰራ የሚችልበት ሁኔታ ነው ያለው

ብዙ ትንሽ። ሳለህ ማለት ብዙ ትንሽ ማለት እንግዲህ በቁጥር ደረጃ የሚገለጥ መጠን ስለሆነ ይሄ ቁጥር እንግዲህ ብዙ ማለት ከቁጥር አንፃር በጣም ከፍተኛ እየሆነ ያላችሁን በውስጡ የያዘ ስለሆነ ትንሽ እንዲህ ነው። ከቁጥር አንፃር በጣም አነስተኛ የሆነ የቁጥር ደረጃ ያለው ሲሆን። እንግዲህ በሁለቱም የተቃራኒ የሆነ የሀሳብ ልውጥ ነው ያለው እና እንግዲህ ነገሮችን ትንሽ ወይም ብዙ ብለን የምንከፋፍልባችሁ የተለያዩ ቁጥራዊ መረጃዎች ሊኖሩኝ ይችላሉ። እነዚህ ቁጥራዊ መረጃዎች ለነገሮች ትንሽ እና ብዙ ብለን የምንከፍልበት ቁጥር ሊወስን ይችላልና። ከቁጥር አንፃር ነው እንግዲህ እንደዚህ ልንከፋፍል የሚችልበት ዋናኛ ምክንያት

አካባቢዎን ይወዱታል? እንግዲህ አካባቢ ማለት ምን ማለት ነው የአንድ የአንድ ሰዎች ወይም ደግሞ የአንድ አካባቢ አጠቃላይ ማህበራዊ ገጽታ ምን ብለን እንጥረዋለን አካባቢ ብለን እንጠረዋለን እኔ እንግዲህ አካባቢ ይወዱታል ማለት ምንም ጥያቄ የለውም አካባቢውን የማይወድ የህብረተሰብ ክፍል ይኖራል ብዬ ብዙም አላስብም። ለምን አካባቢ ማለት እንግዲህ በተፈጥሮ ብዙ ጸጋዎችን እና ብዙ ስጦታዎችን በውስጡ አጠራቅሞ የያዘና ብዙ የውበት እና ብዙ የተፈጥሮ ጸጋዎችን በውስጡ አከናውኖ የያዘ ስለሆነ እነዚህ እንግዲህ ለህይወታችን ከፍተኛውን ትርጉምና ከፍተኛውን የስራ ድርሻ ሊሰጥን የሚችሉ አካባቢዎቻችን ናቸውና አካባቢዎቻችን እንግዲህ በስርዓትና በእንክብካቤ ማቆየት መቻል መቻል አለብን እነዚህ አካባቢዎቻችን እንግዲህ በስርዓት እና በተለያዩ ጥንቃቄ ስናቆያቸው እንግዲህ ለቀጣዩ የትወልድ በመልካም ዘንድ የምናስረክብበት ሌላኛው መንገድ አለ ተፈጥሯን እንግዲህ ስንከባከባቸውና በተለያየ ጥንቃቄ ስናቆያቸው ለተለያየ አገልግሎቶች ለተለያዩ የስራ እድሎች ሊሆኑ ስለሚችሉ አካባቢዎቻችን እንግዲህ ከፍተኛ የሆነ ጥበቃ በማድረግ ለተለያዩ አገልግሎቶች እንዲውሉ የምናደርግበት ሌላኛው መንገድ ነው።

ማታ በምን ሰዓት ትመገባለህ? እንግዲህ የምግብ መገቢያ ሰዓታቶች እንግዲህ ውስን የሆነው ናቸው። ብለን ባናስብም እንግዲህ ብዙም ጊዜ ግን የኢትዮጵያ ህዝብ የምንለው እንግዲህ በሀገራችን እንግዲህ ኢትዮጵያ የምግብ እና የማታ የምግብ ሰዓት መቼ ነው ብለን ስናስብ ከምሽቱ ሁለት ሰዓት እስከ አራት ሰዓት ባለው ውስጥ እንግዲህ የምግብ ሰዓት ነው። እና በዚህ ሰዓት እንግዲህ የተለያዩ ሰዎች የተለያየ ምግቦችን የሚመከውበት ሰዓት ነው በዚህ ሰዓት እንግዲህ ሁሉም የምግብ አይነት ተዘጋጅቶ የሚደርሱበት እና ለምግብነት የሚያገለግሉበት የሰዓት ሁኔታ አለ። በዚህ ሰዓት አብዛኛው ሰው ምግቡን የሚመገብበት ሰዓት የሆነን ማለት ነው። እና ከዚህ በኋላ ደግሞ ሌሎች የእረፍት ሰዓታት ሊሆን የሚችሉበት ሁኔታ ሳለ በጣም በነጥብ ሰው ምግብ ከመላ ማታ ሁለት ሰዓት ላይ ነው ከዛ በጣም ከዘገየ ደግሞ አራት ሰዓት ላይ ሊበላ የሚችልበት ሁኔታ አለ። እና በሁለት ሰዓት እስከ አራት ሰዓት ባለው የጊዜ ሰሌዳ ውስጥ እንግዲህ ማታ አራት ሊበላ የሚችልበት ሁኔታ ነው ያለው። እና በዚህ ጊዜ ውስጥ እንግዲህ ብዙ ሰዎች እራታቸውን በልተው ስራቸውን የሚያጠናቁበት የጊዜ ስሌዳ ነው። እና ሁሉም ሰው እንግዲህ በዚህ ውስጥ የራሱን ፕሮግራም የሚመራበት ሁኔታ ነው የሚኖረው

ሳንድል ትለብሳለህ ሳንድል እንግዲህ በጣም ከፍተኛ የሆነ ጠቀሜታ ነው ያለው እና ሳንድልን እንግዲህ ማንኛውም ሰው ሊጠቀሙ የሚችሉ ብቻ ሳይሆንም። አልፎ አልፎ አንዳንድ ሰዎች የሚጠቀሙት የአለባበስ ስንት? ነው እና ሳንድ በጣም ለባህላት ለተለያዩ አመታዊ ፕሮግራሞች እና ለአንዳንድ ሰፋፊ እና ከፍተኛ የፕሮግራሞች ላይ የሚለበስ ለሳንድሎች እጅግ ደስ የሚል የውበት መገለጫ ያላቸውም ስለሆነ። ሳንድል እንለብሳለን እና በዚህ ሳንድል አለባበሳችን እንግዲህ ብዙ ሰዎች ደስ ይላችኋል በጣም እርካታን የሚያገኙበት ሁኔታ ኣለ

አዳዲስ ስራ ግንኙነቶችን ትፈጥራለህ አዎ የአዳዲስ ስራ ግንኙነቶችን እፈጥራለሁ። ምክንያቱም አዳዲስ የስራ ግንኙነቶች ይኖሩ እንግዲህ የተለያዩ ስራ እድሎች በውስጡ ይዞ ስለሚመጣ። ስለዚህ የአዳዲስ የስራ ግንኙነቶችን ማድረጋችን እጅግ ከፍተኛ የሆነ የኢኮኖሚ ለውጥ ልናመጣ የምትችልበት መንገድ ነው። እና በዚህ ሁኔታ እንግዲህ ሁላችንም ከፍተኛ ተሳትፎ ከፍተኛ ጥረት ከፍተኛ ንቅናቄ እያደረግነ መስራት ያለብን ጉዳይ ነው። እና ሁሉም ሰው እንግዲህ ለዚህ ስራ። ከፍተኛ የሆነ ጥንካሬ እና ከፍተኛ የሆነ ማበረታቻ ተደርጎለት። አዳዲስ የስራ ግንኙነት ላይ ጥረት ቢያደርግና ሙከራ ቢያደርግ ከፍተኛውን የስራ ድርሻ ሊወጣ የሚችልበት ሁኔታ አለና። ብዙም ሰው በዚህ ስራ ላይ እንግዲህ መጠንከርና መስራት ያለበት ጉዳይ አለ። ስለዚህ እኔም በበኩሌ አዳዲስ ስራ ግንኙነቶችን ለመስራት ከፍተኛ ጥረት እያደረኩ እገኛለሁ። እንግዲህ እኔም ሌላም እንዲበረታታ የማደርግበት መንገድ ይኖራል በዚህ በኩል

ኢሜል ትጠቀማለህ ኢሜል እጠቀማለሁ ለተለያዩ አግልግሎቶች የተለያዩ መልእክቶችን ለማስተላለፍ የተለያዩ የስራ ሰነዶችን ለመላክና የተለያዩ ዶክመንቶችን ለመላክና ለመቀበል ስንፈልግ ኢሜልን ይጠቀማል። እና የተለያየ መልእክቶችን ለማስተላለፍ ስንፈልግ እንግዲህ የመልእክት ማስተላለፊያ መንገዶች ውስጥ አንደኛው እና ዋነኛው ኢሜል ነው። እና ኢሜል እኔም እጠቀማለሁ በርካታ ሰዎች እንግዲህ ኢሜልን እየተጠቀሙ የተለያዩ ስራዎችን ይሰራሉ። ኢሜል በቃም ከፍተኛ የስራ ድርሻ ነው ያለው በኢሜል እንግዲህ ብዙ ስራዎችን መስራት የምንችልበት ሁኔታ አለ። ስለዚህ ኢሜል ለሁሉም ሰው ሊኖረው የሚገባ የስራ አይነት ነው። በኢሜል እንግዲህ ከፍተኛውን የስራ ላይፍን ከፍተኛውን የስራ ድርሻ መስራት ያለብን በኢሜል ነው። ሁሉም ሰው እንግዲህ ኢሜል ከፍቶ የተለያዩ ስራዎችን በኢሜል መላክና መቀበል የሚችልበት መንገድን ማመቻቸት መቻል አለበት። እንግዲህ የኢሜልን ጥቅም ሁሉም ሰው ማወቁ እና መረዳት። ካላወቀ ደግሞ የተለያዩ ትምህርቶችን ከኢሜል አጠቃቀም እና አያያዝ ከኢሜል እንዴት ይላካል እንዴት እንቀበላለን የሚለውን በደንብ ማወቅ እና መረዳት መቻል። አለብ

የመንገድህን ስም ታውቃለህ? አውቃለሁ ምክንያቱም የመንገድህን ስም ካላወቅን እንግዲህ ከአንድ ቦታ ወደ አንድ ቦታ በቀላሉ ለመንቀሳቀስ እጅግ ስለምንቸገር። የመንገዶቻችንን ስም ጠንቅቀን ማወቅ መቻል አለብን ምክንያቱም። መንገዶቻችን እንኳን በሆነ ምክንያት እንኳን ቢጠፋን እንኳን በስም እንኳን የተለያዩ ሰዎች የተባበሩ የሚችሉበት መንገድ አለ። እና ስለዚህ መንገዶቻችን ጠንቅቀን ማቆም መቻል አለብን መረዳት አለብን። ከየት ወዴት እንዴት በየት መንገድ የሚለውን በደንብ የተለያዩ አቅጣጫዎች ሊኖሩ ስለሚችሉ ስማቸውን ጠንቅቀን ማወቅ እና መረዳት መቻል አለብን። እንደዛ ካልሆነ እንግዲህ በአግባቡ ከአንድ ቦታ ወደ አንድ ቦታ የምንጓጓዝበት ወይታ ትንሽ ሊያስቸግረን ስለሚችል። ኢቭን ከአንድ ቦታ ወደ አንድ ቦታ ለመሳፈር ስንፈልግ ምንድነው? ስሙን ማወቅ መቻል አለብን እና የመንገዶቻችንን ስም ጠንቅቅን ማወቅ መቻል አለብን። ይሄን ካላወቅን እንግዲህ በቀላሉ ከፈለግነው ቦታ መድረስም የምንችልበት ሁኔታ አደጋች የምንበት ሁኔታ ይፈጠራል

ሌሎች ማስተማር ትችላለህ? እችላለሁ። ምክንያቱም እኔ ያወቅኩትን ነገር እኔ የተማርኩትን እኔ የቻልኩትን ነገር ሌሎች ማስተላለፍ ሌሎች ማሰልጠን ሌሎች ማሳወቅ እጅግ ቀላል የሚባል ጥቅም አይደለም ያለው። እና ከፍተኛ የሆነ ጥቅም ነው ያለው። እና ለኔ ብቻም ሳይሆን ሌሎችም ከፍተኛውን ጥቅም ስለምሰጥ፤ ይሄ ደግሞ የሚበረታታና ሌሎችም ከፍተኛ የሆነ መነሳሳትን እንዲሰጥ የሚችል ጉዳይ ነው። ሁሉም ሰው እንግዲህ ለሌሎች የማስተማር ልምድን መጠንክሮ መስራት መቻል አለበት። ከፍተኛ የሆነ ልምድን መቅሰም መቻል አለብን። ከፍተኛ የሆነ የማስተማረጥ ችሎታችንን ማዳበር የምንችልበት ሁኔታ አለ። ከዚህም በተጨማሪ እንግዲህ እኛ ለሌሎች የሆነ ነገር እና መልካም ነገር ስናደርግ ደግሞ ከሌሎች ዘንድ ብናገኝ እንችላለን ብለን ስናስብ ከፍተኛ የሆነ ጥቅማ ጥቅሞችን በእኛ በኩል እንዲህ ልናገኝ የምንችልበት መንገድ ይኖራል። እና ሌሎች ከማስተማር መቆጠብ መቻል የለብንም። ሌሎች የሆነ ነገር ከማድረግ ወደኋላ ማለት መቻል የለብንም። እና ሁሉም ሰው እንግዲህ የተለያዩ አገልግሎቶችን ለተለያዩ ሰዎች በነፃም ቢሆን አገልግሎት መስጠት መቻል አለበት። ከፍተኛ የሆነ አጸፋዊ ምላሽ የሚገኝበት ሌላኛው አማራጭ ስላለ ማለት ነው።

የስራ ግምገማ ታደርጋለህ በጣም ይደረጋል ለምን የስራ ግምገማ ማለት? እንግዲህ የተለያዩ ስራዎች ይከናወናሉ የተለያዩ ስራዎች ይሰራሉ እነዚህ ስራዎች እንግዲህ ግምገማ መከናወን መቻል አለብት ሲገመገም ምን ማለት ነው። የትኛው ስራ በትክክል ተሰርቷል የትኛው ስራ በትክክል አልተሰራም ማን በትክክል ሰርቷል ማን በትክክል አልሰራም የሚለውን። የተለያዩ አስተያየቶችን መቀበልና መስጠት የሚቻልበት መንገድ ስለሆነ እነዚህ አስተያየቶች ደግሞ እንደ መልካም ተሞክሮ እንደ መልካም የስራ ሂደቶች የሚከናወንበት ጉዳይ ስለሆነ በዚህ ስራ እንግዲህ ቀላል የሚባል ጥቅም አይደለም። ያለው ለአንድ ተቋም ለአንድ የስራ ጉዳይ እንግዲህ የስራ ግምገማ ማከናወኑ እጅግ ከፍተኛ የሆነ ጠቀሚታ ነው ያለው። የተለያዩ አስተያየቶች ይከናወናሉ የተለያዩ ግብረመልሶች ይኖራሉ የተለያዩ ሀሳቦች ይነሳሉ በእነዚህ ሀሳቦች በእነዚህ ግብረ መልሶች በመነሳት እንግዲህ የተለያዩ እቅዶች ይዘጋጃል። እና ከፍተኛ የሆነ ጠቀሜታዎችን ነው ያሉት። በእነዚህ የስራ ግምገማዎች እንግዲህ ክፍተቶችን በማስተካከል ከፍተኛ የሆነ የጥንካሬ መንፈስ እንዲኖር በማድረግ ከፍተኛውን ድርሻ እየሚወስድበት መንገድ ነው ያለ። እና ሁሉም ሰው እንግዲህ ከፍተኛ የስራ ግምገማዎችን እያከናወነ ከፍተኛ የስራ እድል እንዲኖር ማድረግ የሚችልበት ሌላኛው መንገድ ነው

በተፈጥሮ ውስጥ መራመድ ትወዳለህ በጣም ደስ ከሚለው የጉዞ መንገዶች መካከል አንድም በተፈጥሮ ውስጥ መጓዝ ነውና በተፈጥሮ ውስጥ ስንጓዝ እንዴ ተፈጥሮን እያየን ተፈጥሮን እያደነቅን የተፈጥሮ ምንነት እየተማርንና እየተገነዘበን የምንሄድበት ሌላኛው መንገድ ነው። እና ሰዎች በተፈጥሮ ውስጥ ሲሄዱ ከፍተኛ የሆነ ኩራት ደስታ የሚሰማቸውን ነግሮች አሉ። በዚህ ጊዜ እንግዲህ በርካታ ሰዎች የተለያዩ ትምህርቶችን የተለያዩ ፎቶዎችን እየተነሱ የተለያዩ ፕሮግራሞችንም በተፈጥሮ ውስጥ እየተራመዱ የሚያከናውኑበት መንገድ አለ። እና በተፈጥሮ ውስጥ ስንራመድ እንግዲህ ከፍተኛ የሆነ ጥቅማ ጥቅሞችን እናገኛለን። ከጥቅማ ጥቅሞች ውስጥ እንግዲህ ከፍተኛ የሆነ የስነ አእምሮ እርካታ ከፍተኛ የሆነ የስነ ልቦና እርካታዎችን ልናገኝ እንችላለን። እና ስነ ልቦና እንግዲህ ለዘውዶቻችን ለተፈጥሮ እንግዲህ ትልቁን ድርሻ ከምሰጥ መካከል በተበጥሮ ውስጥ ስንራመድ ነውና እኔም በተፈጥሮ ውስጥ መራመድ በጣም እየሞደው እና ትልቅ ነገር እና ሊበረታታት ከሚችሉ ነገሮች መካከል አንዱና ዋናው ነው። ተፈጥሮ በጣም ቀላል የሚባል አይደለም እና ተፈጥሮ ማድነቅ ተፈጥሮ ማየት ተፈጥሮ መጎብኘት እንግዲህ ለሁሉም ሰው እየተሰጠ ባይሆንም ለአንዳንዶቹ ብቻ በትኩረት የሚሰሩበት እና በትኩረት የሚቀሳቀሱበት ጉዳይ አለ። ይሄ ደግሞ በጣም እጅግ ወሳኝ ከሚባሉ ጉዳዮች መካከል አንዱና ዋናው ሆኖ አይቼዋለሁ

ኮከቦችን መመልከት ትወዳለህ? ኮከቦች እንግዲህ በጣም መመልከት የምወድበት ምክንያት ቀላል ሚባል አይደለም። ምክንያቱም ኮከቦችን እንግዲህ በተፈጥሮ አሰራራችሁ አመጣጣችሁ አካዳችሁ እያንዳንዱ እንቅስቃሴያችሁ እጅግ ልዩና ድንቅ ከመሆኑም ባሻገር እንግዲህ የተፈጥሮ ጉዳይ ስናስብ እንግዲህ ቀላል ሚባል አይደለም። እና ተፈጥሮቻችን ስንመለከት በጣም እፁበና ድንቅ የሚያሰኙ ብዙ የተፈጥሮ ሁኔታዎች አሉ። እና ከእነዚህ መካከል እንግዲህ የኮከቦች እንቅስቃሴ የኮከቦች አወጣጥ የኮከቦች ጉዞ ምን ይመስላል? ብለን ስናስብ እንግዲህ በጣም ቀላል ሚባል አደለም። እና ስለዚህ ኮከቦችን መመልከት ትወዳለህ ለሚለው በጣም ከፍተኛ የሆነ የመውደድ ፍቅር አለኝ። እና ኮከቦችን እመለከታለሁ አያለሁ እጎበኛለሁ ለተለያዩ ጥናቶች እና ምርምሮችም የማድረግበት ሌላኛው ምክንያት ነው። ኮከቦችን ስናስብ በጣም ከፍተኛ የኮከብ አይነቶች አሉ እና ብዛት ያላችሁ መጠናችሁን በዛ ልክ የተለያየ የሆነ መጠን አላቸው ከፍተኛ የሆነ የብርሃን ልቀት የሚያይ እኮ የኮከብ አይነቶች አሉ። መጠነኛ እና ደግሞ በዛ ልክ ደግሞ ዝቅተኛ የሆኑ የኮከቦች አይነቶች አሉ እና ብዙ አይነት የኩዋክብት አይነቶችን እንዲኖሩ

ማቅረቢያ ማድረግ ትችላለህ? ማቅረቢያ ማለት በጣም ከፍተኛ ወጪ የማይጠይቅና ከፍተኛ የኢኮኖሚ ነገር የማይፈልግ ስለሆነ እንግዲህ ማቅረቢያዎች በጣም ከፍተኛ ድካም አይጠይቅም ከፍተኛ የሰው ሀይል አይጠይቅም ከፍተኛ የሆነ የኢኮኖሚ አቅርቦት የማይጠይቀን ጉዳይ ሲሆን እንግዲህ በማቅረቢያ እንግዲህ በርካታ ነገሮችን የምናከናውንበት ሁኔታ ይኖራል። ማቅረቢያዎች እንግዲህ አንድም ሁለትም ሶስትም ሊኖሩኝ ይችላሉ ይሆናል። የተለያዩ አገልግሎቶች እንግዲህ የተለያዩ አቅራቢያዎችን ልናዘጋጅ እንችላለን። ማቅረቢያዎችን በጣም በብዛት ማምረቱ ደግሞ ለተለያዩ ስራዎች እንዲኖር እያደረግልናል ማለት ነው

በፍጥነት መተየብ ትችላለህ መተየብ ማለት እንግዲህ ከቋንቋ አንፃር ምንድነው? መመልከት ወይም ደግሞ ትኩረት መሳብ እንደማለት ነው። እና በፍጥነት መተየባችን እንግዲህ ከፍተኛ የሆነ ጠቀሜታዎች ሊኖሩት የሚችሉበት የተለያየ ሁኔታዎች አሉት። እና ከእነዚህ መካከል እንግዲህ አንድን ነገር ባግባቡ ለመፈጸም እና ከተለያዩ መረጃዎች ጋር ግንኙነት ለመፍጠር ስንፈልግ በፍጥነት መተየብ መቻል አለብን። እና እኔም በበፍነት መተየብ እንደዚህ ደግሞ የተለያዩ ማስረጃዎች አሉን። እና እነዚህን ማስረጃዎች በማቅረብ መተየብ ላይ ፍጥነትና ትኩረት አድርገን መስራት መቻል አለብንና የተለያዩ የመተየብ መንገዶች ሊኖሩ ይችላሉ። እና እነዚህን መንገዶች ተጠቅመን ብዙ ስራዎችን መስራት እና ከፍተኛ የሆነ ጥቅማ ጥቅሞችን ማግኘት የምንችልበት ሁኔታ አለ። ስለዚህ ሁሉም ሰው ትኩረት አድርጎ መተየብ ላይ መስራት መቻል ይኖርበታል። እና ጥቅማ ጥቅሞችን እንዳያጣም እዚህ ላይ ትኩረት አድርጎ መስራቱ እጅግ ከፍተኛ የሆነ ጥቅም ስላለው ማለት ነው

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ እንግዲህ በጣም በበርካቶች ዘንድ ተወዳጅነት ካለው የመጠጥ አይነቶች እዚህ ሆን እንዴ። የወተት ተዋጾች እንግዲህ ትንሽ የሚባሉ አይደሉም እና ካላችሁ ጥቅም አንፃር ካላችሁ ለሰውነት ከሚሰጡት የጥቅም አንፃር እንግዲህ በርካታ ሰዎች ወተት ተዋህፁ ላይ ትኩረት አድርገው እናያለን እንመለከታለን። እና እኔም ከወተት ተዋጽኦ ጋር እጅግ ከፍተኛ የሆነ ፍላጎት እንዴት ነው የምወደው። የመጠጥ አይነት ሆኖ አግኝቼዋለሁ ለምሳሌ ወተት። ምን አለ እርጓ አለው እዚህ ከቅቤ ጋር ብዙ ነገሮች አሉት። አይብ የምንለው የወተት አውጥቶ ነው እና እርጉም በዚህ ልክ አንዱ የህይወት ተዋጽኦ ነው። እና በእነዚህ የህይወት ተዋጽኦዎች እንግዲህ ከፍተኛ የሆነ ፕሮቲን ነው ያለው በዛ ልክ ከፍተኛ የሆነ ካልሲም አለው። ከፍተኛ የሆነን ተመጣጣኝ የሆነ በውስጡ እንደ ሰው ነች አስፈላጊ የሚባሉ ንጥረ ነገሮችን በውስጡ እያካተተ በመሆኑ እንግዲህ በከፍተኛ ደረጃ በሰው ዘንድ ተቀባይነት ተወዳጅያለሁ የመጠጥ አይነት ሲሆን። ሁሉም ሰው እንግዲህ ወተት ላይ ያለው ፍላጎት ወተት ላይ ያለው ተጽዕኖ ቀላል የሚባል አይደለም እና። ሁሉም ጾም ትኩረት አድርጎ የሚጠቀመውና ከጥቅሙ አንፃር ደግሞ ሁሉም ሰውም እየገዛና ለተለያየ የቁርስ ምሳ አራት ፕሮግራም ላይ እየተጠቀመበት ያለ ጉዳይ አለ

ከደንበኞች ጋር ትሰራለህ? የምንም ጥያቄ የለውም እና ደንበኞችም ማለት ለስራዎቻችን እንጂ ወሳኝ ምን አያላችሁ ሰዎች ስለሆኑ ከነዚህ ሰዎች ጋር እንግዲህ ከፍተኛ የሆነ ግንኙነት ከፍተኛ የሆነ ጥምላት ሊኖረን ይገባል እና ለምን ደንበኞች ሲኖሩ ነው እንግዲህ ስራዎቻችን የተሻለ ስራ ሊኖረን የሚችለው እና ለደንበኞቻችን ቅድሚያ መስጠት አለባችን ለደንበኞቻችን ክብር መስጠት መቻል አለብን ደንበኞቻችን ላይ ትኩረት አድርገን መስራት መቻል አለብን ለምን ደንበኞች ሲኖሩ ነው የስራውን በአግባቡ ሊሰራ የሚችለው ደንበኞች ሲኖሩ እንግዲህ ተግባሮቻችንን ሁሉ ትርጉም ሊኖራችሁ የሚችልበት ሁኔታ ይኖራል እና ከደንበኞች ጋር ያለን ግንኙነት እንግዲህ ጠንካራ መሆን መቻል አለበት እንደዛ ሲሆን ስራዎቻችን እና አለማዎቻችን በጥሩ ሁኔታ እንዲሳካ ሊያደርግልኝ ከሚችሉ መንገዶች ዋናኛው እና ትልቁን ድርሻ ልወስድ የሚችሉ ደንበኞች ስለሆኑ ማለት ነው እና ከዚህ አንፃር እንግዲህ ሁሉም ሰው ከደንበኞች ጋር ያለው ግንኙነት በጣም ጠንካራ መሆን መቻል አለበት እና የእለታዊ ጊዜዎችን ብቻ ታሳይ ማድረግ የለብንም ለምን ደንበኞች ዛሬ ብቻ ሳይሆን ነገም እነሱ ናቸው ከነገ ቦኋላ ለቀጣይ የስራዎቻችን ሁሉ መርህ ቅደም በኞች እንዲሆኑ የምትገባበት መንገድ አለ እና ስለዚህ ትኩረት አድርገን መስራት ያለብን ከደንበኞች ጋር ነው እና የደንበኞችን አላማ የደንበኞችን ጥቅም መረዳት መቻል አለብን እና በዚህ ልክ ነው እንግዲህ የደንበኞችን ክብር መያዝና ማክበር የሚጠበቅ

ቤትህን እንዴት ታስበዋለህ እንግዲህ ቤቶች እንግዲህ በበርካታ አይነት መንገዶች ሲኖራቸው እንግዲህ የቤት አይነቶች እንግዲህ እንዳሰራራቸው እና እንዳሰራራቸው መጠን እና የውበት ሁኔታ የተለያየ አይነት የቤት እንትን አለ እና ስለዚህ ምን ማድረግ መቻል አለብን ቤቶቻችን በንጽህና መያዝ ለተለያዩ አገልግሎቶችን ሊውሉ ይችላሉ ቤቶች ግን አያያዛችን ምን መሆን መቻል አለበት በንጽህና እና ጥራቱን በጠበቀ መልኩ መሆን መቻል አለበት ለንን ስራውን ከመስራታችን በፊት በስራ ውለን ስንገባም፣ ስንወጣም በቤቶቻችን ደስ እያልን እንዲሆን በተሻለ የንጽህና አጠባብብ ብንይዘው የተሻለ ነገር ይዘን እንገኛለን ማለት ነው።

በምን ሰዓት ትተኛለህ? ብዙም ጊዜ እንግዲህ የምኝታ ሰዓት ብለን የምንከፍለው በሃያ አራት ሰዓት ውስጥ ካሉት የመኝታ ሰዓት ውስጥ እንግዲህ ከምሽቱ አራት ሰዓት እስከ ጠዋቱ አስራ ሁለት ሰዓት ያለውን የጊዜ ሰሌዳ እንግዲህ በኢትዮጵያ አቆጣጠር የምኝታ ሰዓት ብለን የምንይዘው የጊዜ ሰሌዳ ነው በዚህ ሰዓት እንግዲህ ከፍተኛ የሆኑ ስራዎቻችንን ሰርተን እረፍት የምናደርግበት ሰዓት ነው በዚህ ሰዓት እንግዲህ ከድካም ከተለያዩ ድካማችን ሁሉ እረፍት የምናደርግበት ጊዜ ነው እና በዚህ ጊዜ እንግዲህ ምንም አይነት ነገሮችን ልንሰራ የማንችልበት እና እረፍትን መሰረት አድርገን የምተኛበት ጊዜ ይኖራል እና በዚህ ሰዓት እንግዲህ በጣም በርካታ የሀገራችን ሰዎች እረፍት የሚፈልጉበት እና የሚያደርጉበት ሁኔታ ነው ያለው ኦልሞስት ከሰማንያ ፐርሰንት በላይ ሰውን ከምሽቱ አራት ሰዓት ጀምሮ እስከ ጠዋቱ አስራ ሁለት ሰዓት ባለው የጊዜ ሰሌዳ ውስጥ ሙሉ በምኝታ ላይ የሚሆንበት ሰዓት ነው እና እኔም በዚህ ሰዓት ውስጥ ነው ምኝታየን የማከናውነው በርካታ ሰዎችም ያው በዚህ ሰዓት ምኝታ ላይ የሚሆኑበት ጊዜ ነው።